በእጅ መሸመን ታውቃለህ እኔ በግሌ በእጅ መሸመን አላውቅም። ደግሞ ሽመና ትንሽ ጥበብና ትንሽ እውቀት የሚፈልግ ትሬኒንግ የሚፈልግ ነገር ነው። እና በተለይ እኔ የምኖርበት ባለውበት ከተማ አካባቢ ላይ ብዙም ከተማ ልጆች እንደዚህ አይነት ችሎታ የለንም። ብዙ ጊዜ ገጠር ላይ ያሉ ልጆች ናቸው። እንደዚህ አይነት ችሎታ ወይም እውቀት እሚኖራቸው ሙሉ ለሙሉ ከተማ ያለ ልጅም አያቅም ማለት ባይሆን። አትሊስት እነሱ ቤተሰቦቻቸው እንደዚህ ሸማን የሚሰሩ ከሆነ ከእነሱ ሊማሩ ይችላሉ። ወይ ደግሞ ልዩ ፍላጎት ያላቸው ልጆች። ሰልጥነው በጊዜ ሂደት የመሸመንን ጥበብ ሊማሩ ይችላሉና። ግን በጣም ጥሩ ሙያ ነው። ቢታወቅ ጥሩ ሙያ ነው ብዬ ነው የማስበው።

ፎቶዎችህን የት ታስቀምጣለህ? እንደበፊት ከሆነ ፎቶ ቤት ሒጄ የምነሳ ከሆነ ያው በፎቶ አልበም ውስጥ ያው ታጥቦ የመጣውን ፎቶ አልበም ውስጥ ወይም ደግሞ እነሱ በሚሰጡን ፎቶ ማስቀመጫ ውስጥ ነበር የማደርገው። አሁን አሁን ግን ጊዜው ስለተቀየረ በአብዛኛው ፎቶአችንን ሞባይላችን ላይ ስለምንነሳ። እዛው ጋለሪ ላይ ወይም የሆነ ፋይል ሞባይላችን ውስጥ ያለ ፋይል ውስጥ ነው የምናስቀምጠው

ጠዋት በስራ ምን ታደርጋለህ? ጠዋት ጠዋት ብዙ ጊዜ ወደ ስራ ስሄድ። ጠዋት የቡድን ውይይቶች ካሉ መጀመሪያ የቡድን ውይይቶች ላይ ተካፍለን አቅጣጫዎችም የሚሰጡ ካለ በጧት መሰራት ያለባቸው ነገሮች። አስቸኳይ ነገሮችም ካሉ እዛ ላይ ትኩረት የማድረግ ነገር አለ። ከዛ በተረፈ ደግሞ ከዛሬ በፊት ትላንት እና ያላለቁ ስራዎችን ወደ መጨረሱ ነው ማዘነብለው። ከዛ ውጪ። ከዛ ውጪ ሰዓት ከተረፈ ደግሞ ከሰአት ወይም ጠዋትም ቢሆን ወይም ቀጣይ ቀን መሰራት ያለባቸውን ነገር ፕሮግራም በማድረግ ነው። ብዙ ጊዜ ጠዋት የማሳልፍ

ምን አይነት ልብስ ትወዳለህ? በብዛት እኔ ልብሱ ያዘንጠኝ እንጂ ያምርብኛል ብዬ የማስባቸው አይነት ልብሶች ከሆኑ ያን ያህል ብዙ ልዩነት የለኝም። ግን በብዛት ምወደውና የማደርገው የልብስ አይነት ጂንስ ሱሪና ከላይ ቲሸርት ነው ከአካባቢያችንም ሞቃትነትና ተስማሚነት አንፃር ብዙ ጊዜ የጅንስ እና የቲሸርት አድናቂ እና ወዳጅ ነኝ ማለት ይቻላል። ያው ይሄ ምርጫዬ ደግሞ ያው ሰርግ ወይም የተለየ ፕሮግራሞች ሲኖሩ ደግሞ ቀየር ይላል ማለት ነው። ምናልባት ጂንስ ሱሪ እንኳን ባይቀያየር ከላይ ያለው ቲሸርት ደግሞ ወደ ሸሚዝነት ይቀየራል ለሰርግ ወይ ለተለያየ ፕሮግራሞች በምትጠራበት ወቅት።

ቡና ወይስ ሻይ ትመርጣለህ? እኔ የሻይ ወዳጅ ነኝ። እና ሻይን ነው የምመርጠው። ብዙ ሰዎች እንደሚቃረኑኝ አውቃለሁ። አብዛኛው ሰው የቡና ወዳጅ እንደሆነ ስለማውቅ ማለት ነው። ግን እኔ ከደሮም ጀምሮ በጣም ለሻይ የተለየ ፍቅር ነው ያለኝ። እና በቀን ባልሁት በተለያዩ ሰአቶች ውስጥ በሁሉም ሰዓት ማታም ይሁን ጠዋትም ይሁን ከሰአትም ይሁን ሻይ ብጠጣ አይሰለቸኝምና። የሻይ ፍቅሬ በጣም ለየት ያለ ነው። እና ብዙ በቅርበት የሚያውቁኝም ሰዎች ይሄንን አመሌን ስለሚያውቁ በተለያየ አጋጣሚ እነሱ ቤት የመሄድ አጋጣሚ ሲኖረኝ። ሻይ አፍልተው ነው እና የሚጠብቁኝ። ሻይ በጣም ነው የምወደው። ከልጅነት እስካሁን ድረስ በቋሚነት እየጠጣሁ ነው።

ዝናብ ሲዘንብ ምን ታደርጋለህ? ዝናብ ሲዘንብ የማደርገው ነገር ዝናቡ በሚዘንብበት ወቅት እኔ ያለሁበት ቦታ ይወስነዋል። ለምሳሌ ቤት ውስጥ ሆኜ ከሆነ። ለዝናብ መጠራቀሚያነት የሚያገለግሉ እነ ባልዲ ሳፋ አይነት ነገሮችን ውጪ በማውጣት የዝናብ ውሃውን ለማጠራቀም እሞክራለሁ። እኔም ደግሞ ትንሽ ለዝናብ የሚሆኑ ልብሶችን ሹራቦችን በመልበስ ራሴን ከዝናቡ እና ከብርዱ ለመጠበቅ እሞክራለሁ። ውጪ ከሆንኩ ደግሞ ያው ከዝናቡ ለመጠለል አመቺ የሆኑ ቦታዎችን ፈልጌ ለመጠለል እሞክራለሁ። እንደ ካፌ አይነቶቹን እነ ሱቅም አይነቶቹም ውጪ ላይ በረንዳ ላይ መጠለያ ነገር ካላቸው የዝናብ መከላከያ ካላቸው እዛ አካባቢ በመሆን ለማሳለፍ እሞክራለሁ

ስንት ትራስ ትጠቀማለህ? እኔ እንኳን አንድ ትራስ ብቻ ነው የምጠቀመው። አንዷም ትራስ በጣም ለስላሳና ትንሽዬ መሆን አለበት። በእርግጥ ሁለት እና ከዛም በላይ የሚጠቀሙ ሰወችን አጋጥመውኛል። እኔ በበኩሌ ግን አንድ ትራስ ብቻ ነው የምጠቀመው። እሱም ለስላሳ እና ትንሽ መሆን አለበት

የትውልድ ከተማህ የት ነው? የትውልድ ከተማዬ ድሬዳዋ ይባላል። ኢትዮጵያ ውስጥ ካሉት ከተሞች። በትልቅነቱም በህዝብ ብዛቱም ከአዲስ አበባ ቀጥሎ ሁለተኛ ትልቁ ከተማ የሚባል ከተማ ነው። እና በሙቀቱና በፍቅሯ በህዝቧ እንግዳ ተቀባይነቷ የምትታወቅና በጣም ደስ የምትል ከተማ ነች። እዚህም ተወላጅ በመሆኔ በጣም ደስተኛ ነኝ

የምትወደው ሬስቶራንት የት ነው? እኔ በግሌ የምወደው ሬስቶራንት ያለው እዚህ ድሬዳዋ ካሉት ውስጥ ማለቴ ነው ደስ አለኝ ሬስቶራንት ይባላል። እሱንም የምወድበት ምክንያት የተለያዩ የባህል ምግቦችን በማረና በሚጣፍጥ ሁኔታ ስለሚያዘጋጁ ነው። እኔ ደግሞ ከምወዳቸው ምግቦች አንደኛው ክትፎ ስለሆነ እነሱ ደግሞ የተካኑበት አንደኛ የተካኑበት በክትፎ ሙያቸው የታወቁ ስለሆነ። የኔን መርጃ እነሱ ናቸው ማለት ነው። አሁን እንደውም በተለያዬ ቦታ ድሬዳዋ ብቻ ሳይሆን ሀረርም አዲስ አበባም የታወቁ ምልክቶች ናቸው። ደስ አለኝ ሬስቶራንት ሲባል በየከተማው በጣም ታዋቂና በብዙሀንም ዘንድ ተመራጭ ምግብ ሬስቶራንት ናቸው።

የምሳ እረፍቶ ምን ያህል ጊዜ ነው? የምሳ እረፍቴ ከስድስት ሰዓት እስከ ስምንት ሰዓት ባለው ለሁለት ሰዓት የሚቆይ እረፍት ነው ያለኝ በዛ ሁለት ሰዓት ውስጥ ቤቴ መጥቼ ምሳዬን በልቼ ቡናም ካለ ቡናም ጠጥቼ ወደ ስራዬ ስምንት ሰዓት ሲሆን እመለሳለሁ ማለት ነው። በመሃል ያለኝ የምሳ እረፍት ሁለት ሰዓት ነው ማለት ነው

የምትወደው ጣፋጭ ምግብ ምንድነው? የምወደው ጣፋጭ ምግብ ሀላዋ ይባላል። እዚህ እኔ የምኖርበት ድሬዳዋ አካባቢ በጣም ታዋቂና ተወዳጅ ምግብ ነው፣ ያው አረብ ሀገሮችም ላይ በስፋት ያለና ያው ከእነሱ የወረስነው የምግብ አይነት ነው። በጣም ጣፋጭና ያው በየጊዜም ባይሆን አልፎ አልፎ የሚበላ የምግብ አይነት ነው።

በስራህ ላይ ምን ተግዳሮት አለ? በስራዬ ላይ ብዙ ጊዜ እንደ ከፍተኛ ተግዳሮት ብዬ እማስበው የተገልጋዮች ወይም አገልግሎቱን ሊጠቀሙ የሚመጡ ሰዎች ስለሚጠቀሙት አገልግሎት በቂ እውቀት አለመኖር እና ከመጡም በኋላ እንዲያሟሉ እሚጠበቅባቸውን ነገሮች ሲነገራቸውም ያን ነገር በአግባቡ እና አሟልቶ የመምጣት ነገር በጣም ክፍተት አለ። ከዛ በተጨማሪ ደሞ አሁንም ቢሆን ከቴክኖሎጂ ጋ ብዙ የተሳሰረ ስላልሆነ የምንሰራው ስራ ተግዳሮት ፈጥሮብናል ማለት ይቻላል። አሁንም ከወረቀት ጋ የተያያዙ ነገሮች ስለሆኑ ፋይሎችን እየያዝን ነው አሁንም አንዳንዴ መጥፋትም ሊያጋጥም ስለሚችል ወደ ቴክኖሎጂ አለመሄዳችን ለተግዳሮት ነው። ያለው